የምትወደው አትክልት ምንድነው? የሚለው በዙ አይነት አትክልት እወዳለሁ። ለምሳሌ ጎመን እወዳለሁ ስላጣ እወዳለሁ። ካሮት እወዳለሁ። ጥቅልል ጎማኑ እወዳለሁ። ድንችም እወዳለሁ ማለት ነው። በጣም ብዙ አትክልት በጣም ከምወደው ግን ስላጣም ቆስጣን እወዳለሁ። በጣም

ምን አይነት ሳሙና ትጠቀማለህ የሚለው? አብዛኛው ሳሙና የሚጠቀመው ዶቪ እጠቀማለሁ። ላይፍ ቦይ። ከእርድ የሚሰራ ሳሙና አለ እሱንም እጠቀማለሁ ማለት ነው። ከሎሚን የሚሰራ ሳሙና እጠቀማለሁ ማለት ነው። በአብዛኛው ሳሙና የሚጠቀመው ግን ዶቭ የሚባል ሳሙና አጠቀምቃለሁ።

ምን አይነት ዳቦ ትወዳለህ የሚለው? እኔ ብዙ ምርጫ የለኝም። የቀረበልኝ እበላለሁ አብዛኛው ጊዜ የሆነ ዳቦ የቀርበልኝ እበላለሁና። ትኩስ ከሆነ ማንኛውም ዳቦ ይመቸኛል። በጣም ብዙ አማራጭ የለኝም ስለዳቦው ማለት ነው።

የዛሬ የመጀመሪያ ምግብ ምን ነበር የሚለው? የዛሬ የመጀመሪያ ምግቤ የነበረው እንጀራ ነው እንጀራ በሽሮ በሽሮ ነው የነበረው። የደረቀ እንጀራ ነው የነበረው እንጀራው እንኳን ጥሩ አልነበረም በጣም። ደረቀ እንጀራ ነው የነበር በሽሮ ነው የበላሁት።

በመስመር ላይ ገዢ ነህ የሚለው እኔ አይደለሁም ገዢ አይደለሁም እና የገንዘብ የመላዋወጥ አቅም የለኝም በጣም ማለት ነው። ባቸገ ብዙ አቅም ስለለኝ እንደዛ አይነት የልውውጥ የመስመር ለውውጥ ገዥ ምናምን አይደለሁም።

የድምጽ መልእክት ትልካለህ የሚለው? አዎ እልካለሁኝ። ባብዛኛው ግዜ የምልከው። በዋትሳፕ እና በቴሌግራም በይሞ በኦንላይን በኢንተርኔትም እልካለሁ ማለት ነው። በተቻለኝ በደረቁ እንሞክራለን አንዳንዴ ጊዜ እልካለሁ ማለት ነው።

መዋኘት ትችላለህ? የምለው በጣም እወደዋለሁ። ግን አልችልም መቻል እንኳ አልችልም ቡዚ ጊዜ ሙከራ ልምምድ አደርጋለሁ። ለመቻል እና እስካሁን ግን መዋኘት አልቻልኩም እስካሁን እየሞከርኩ ነው። ብዙም አልችልም ማለት ነው።

የምትወደው ፍራፍሬ ምንድነው? የሚለው በጣም ብዙ የሚወዳቸው ፍራፍሬ አሉ ለምሳሌ ፓፓያ አለ ማንጎ እወዳለሁ ሙዝ አለ ብሪጭቅ የሚባል አለ። እና አቦካዶም አለ እነዚህ በጣም እወዳቸዋለሁ ሌሎችም አሉ በጣም ብዙ ማለት ነው

ዋይፋይ ትጠቀማለህ የሚለው? አዎ እጠቀማለሁ። የሚጠቀመው ደግሞ ከጓደኞቼ ጋር ያላቸው ሄጄ ወይም ከሆቴልዎች ወይ በካፌ ውስጥ በራስቶራንት ምናምን እዛ ሄጄ ዋይፋይ እጠቀማለሁ። የራሴ የግል ባይኖርም ዋይፋይ ያለበት ቦታ ሂጀ እጠቀማለሁ። ዋይፋው

የስራ ቦታህ እንዴት ነው የሚለው? አሁን በስራ ቦታ አይደለሁም ያለሁት እና እንዴት እንደሆነ አሁን አላውቅም እዛ ስለ ስለሌለበትሁም ማለት ነው። ከስራዬ ቦታ አሁን ለቅቄ አለሁ ለጊዜው በጦርነት ምክንያት እና። ጥሩ አይደለም ያለው አሁን ማለት ነው።

ሎሌችን ማበራታት ትችላለህ የምለው። ብዙ እንኳን አልችልም ግን እሞክራለሁ። ሰዎች ተስፋ እንዳይቆርጡ። በተቻለኝ አቅም ለማበራታት ለመምከር እሞክራለሁ። እንጂ ችሎታ እኮ የለኝም ብዙ

ጨጫታ ተገኝበት ትችላለህ የሚለው አዎ ትንሽ ሰዎች ድምጽ ባለበት ቦታ ስላልሆን ይቅርታ ምናምን ብየ እንደዛለማለትም ወዳለሁ ማለት ነው። ኣከባቢው ትንሽ ይረብሻል እና ድምፄን በደንብ ላይሰማይችላል። መንገድ ላይ ስለሆንኩኝ ልሆንኩኝ ይችላል። እና አሁን ጸጥ ያለው ቦታ። እፈልጋለሁ ምናምን እንደዚያ እያልኩኝ ለመቸል እሞክራለሁ ማለት ነው

ማታ በምን ሰዓት ትመገባለህ የሚለው? ቶሎ ማብላት ደስ ስለምለኝ። በአንድ ተኩል አካባቢ በላለው። እንደ ስራዬ አይነት በተለይ የአጋጣሚ ይለያያል እና። ግን በአብዛኛው ከአንድ ተኩል እስከ ሁለት ሰዓት አካባቢ ያሉ በአብዛኛው እበላለሁ ማለት ነው። ከመተኛት ከሶስት ሰዓት በፊት በልቼ ብጠርስ ደስ ይለኛል። ስለዚህ በሁለት ሰዓት አካባቢ እመገባለሁ ቀለል ያለ እረት ቀደም ብዬ መብላት እመርጣለሁ ለጤናዬ ስለምጠቅም ማለት ነው። አምሽቼ ከበላውም ጥሬ ስለማይሆን። በዚህ ስለሚስማማ ቶሎ ብዬ ለማለት እሞክራለሁ ማለት ነው። በአብዛኛው ጊዜ ቶሎ ብዬ ነው የምበላው። ቀደም ብዬ ነው የምበላው ማለት ነው።

ቀልድ መናገር ትወዳለህ የሚለው? አዎ በጣም እወዳለሁ በጣም አለ። አብዛኛው ቀልደኛ ነኝ። እንደውም ቀልድ የምቀልደው በአብዛኛው ጊዜ። ስለ ፍቅር ተረት ተረትም አወራለሁ እንቆቁልሽ ምናምን። ብዙ ቀን ላወራለሁ ማለት ነው። ከሰው ጋር ባገኘው ጊዜ። በቀልድ ነው። የምንግባባው አንዳንድ ጊዜ። ከጓደኞቼ ጋር ማለት ነው በጣም ብዙ ቀልድ እቀልዳለሁና በጣም እወዳለሁ።

አስተያየት መቀበል ትወዳለህ? ለሚለው አዎ በጣም ራሴ እንድሻሻል ስለሚረዳኝ ሁልጊዜም አስተያየት እፈልጋለሁ እቀበላለሁ። እውነቱን ለመናገር መጀመሪያ ላይ ትንሽ ይከብዳል። ግን ለኔ ጥቅም እንደሆነ ስለማውቀው በደስታ እቀበላለሁ ማለት ነው። ገንቢ የሆኑ አስተያየቶችን ለሙያው እድገት ትልቅ አስተዋጽኦ ስላላቸው በደስታ ነው የምቀበለው ስራዬ በተሻለ ጥራት ለመስራት እንዲረዳኝ ከሌሎች ሰዎች የሚሰጡ አስተያየቶችን መስማት እወዳለሁ። ክፍተቶች አይቼ እንዳርም ስለሚረዱኝ ለአስተያየቶች ሁሉ ጊዜ አስተያየት እቀበላለሁ ማለት ነው። የተሻለ አስተሳሰብ የተሻለ አስተሳሰባና ስራ ለማከናወን አስተያየት መቀበልም ግድም ስለሆነ እቀበላለሁ በጣም ነው የምወደው ማለት ነው።

ደሞዝ በየተኛው ቀን ታገኛለህ? የሚለው፣ አሁን የምቀበለው ደሞዝ የለኝም። ድሮ ነበር ድሮም ባለፈው አመታት በወር ነው የምቀበለው የነበር እና አሁን ግን የምቀበለው በወር ሆኖ በቀንም ሆኖ የምቀበለው ደሞዝ የለኝም። እና ለጊዜው ከሚከፈለኝ ከደሞዝ ውጪ ሆኛለሁ ማለት ነው። አሁን የሚከፈለኝ ነገር ደሞዝ የለኝም።

የክላውድ ማከማቻ ትጠቀማለህ? የሚለው አዎ ፋይል ፋይልቼ በክላውንድ ላይ ነው የማስቀምጠው ለምሳሌ እንደ ጎግል ድራይቭ ወይም አይኮል ያሉ አገልግሎቶች እጠቀማለሁ። አልፎ አልፎ ደግሞ ለአንድ አንድ አስፈላጊ ፋይሎች ብቻ እጠቀማለሁ። በአብዛኛው ጊዜ ደግሞ በኮምፒውተር ነው የማስቀምጠው እና እንዲሁም በኢሜል በፍሌሽ አፕድራይቭም እጠቀማለሁ። በአጠቃላይ ግን የክላውድ ማከመቻ አዎ እጠቃማለሁ። ነገሮችን ብዙ ነገር በሱ አስቀምጣለሁ ማለት ነው።

ምግብህን ለሌሎች መካፈል ትወዳለህ የሚለው? አዎ በጣም እወዳለሁ እንጂ በጣም በጣም መካፈል እወዳለሁ ካለኝ ማለት ነው። ትንሽም ቢሆን ብዙም መሆን በቃ ካለኝ ለሰዎች መካፈል በጣም ነው የምወደው። ደግሞ ሰው የተቸገረ እየራበው ብቻ እንዲበላ ደስ አይለኝም አያስችለኝምና ካለኝ መካፈል ነገሮች ሁሉ ካለኝ መካፈል። በጣም እወዳለሁ።

ዜናውን ከየት ታገኛለህ የሚለው? በአውዛኛውም ማገኘው ከቲዊተር እና ዩቲዩብ ነው። ቴሌግራሙን እመለከታለሁ። ተጨማሪ ፌስቡክን እመለከታለሁ ማለት ነው። አብዛኛው ግን ከቲውተርና ከዩቲዩብ ነው። በአብዛኛው የምመለከተው።

የቴክኖሎጂ ችግር ሲያጋጥመው? ምን ታደርጋለህ የሚለው በመጀመሪያ በረጋ መንፈሴ ችግሩን ከምን እንደተፈጠረ ለመምረት እሞክራለሁ። የራሴን ምርምር በማድረግና ቀላል መፍትሄዎች በመጠቀም ችግር ለመፍታት ጥረት አደርጋለሁ። ነገር ግን መፍትሄውን ብዙ ጊዜ የሚወስድ ከሆነ በስራ ላይ መስተጓገል የሚፈጠር ከሆነ። ሁኔታዬን ለሚመለከተው አካል ሪፖርት በማድረግ በሌሎች ስራዎች ላይ አተኩራለሁ ማለቴም ከአቅም በላይ ከሆነ። እንደዛ አይነት መፍትሄ ለመውሰድ እሞክራለሁ ማለት ነው።

በበጋ ወቅት ምን ታደርጋለህ የሚለው? ዘመዴ ለመጠየቅ ወደ ክፍለ ሀገር እሄዳለሁ። አዳዲስ ቤታዎች እገበኛለሁ ወይ ከጓደኛዬ ጋር እዝናናለሁ። ጊዜ በብዛት የማሳልፈው መጽሐፍ በማንበብ ፊልሜ በማየት ነው። የማላውቀው አዲስ ቋንቋ እማራለው እለማመዳለው ማለት ነው። የኮምፒተር ወይም የቴክኒክ ስልጠና መሆን እወስዳለሁ። ጊዜያዊ ስራውን እሰራለሁ ማለት ነው። በተጨማሪ በበጎ ፈቃድ አገልግሎት ችግኝ ተክላለው ወይም ታዳጊዎች አስተምራለሁ ማለት ነው። በተጨማሪ ቤተሰቦቼን በስራ አግዛለሁ። የተለያየ አይነት በቃ ስራዎች ግን ለመስራት ለማገዝ እሞክራለሁ። በትርፍ ጊዜ ካለኝ ማለት ነው።

ስራህን ትወደዋለህ የሚለው? አዎ በጣም እወደዋለሁ። በተለይ ደግሞ በድሮ አግሪካልቸር ኢኮኖሚክስ ነው ምሰራው ነበርና በምሰራበት ጊዜ ትልቅ እርጋታ ይሰማኛል። በጣም አዳዲስ ነገሮች እንድማርና ራሴ እንዳሳድግ ስለሚረዳኝ ስራዬን በደስታ ነው የምሰራው። እርግጥ ነው አንዳንድ ጊዜ ድካም ቢኖረው በአጠቃላይ ግን የሚሰራው ነገር ደስተኛ ያደርገኛል። በምሰራው ስራ በጣም ነው የምውደው ማለት ነው።

የወተት ተዋፆ ትወዳለህ? የሚለውን አዎ በጣም እወዳለሁ። በተለይ እንደ አይብና እርጎ ያሉ ነገሮች ካሉ በጣም ነው የሚወደው። በጣም በጣም የወተት ተዋጽኦ የሌለበት ምግብ ሙሉ የሆነ አይመስለኝምና። የወተት ተዋፆ በጣም ነው የምወደው።

"የፀሀይ መውጣትን ታያለህ?" የሚለው አዎ አያለሁ እና የማየው ምክንያት ደግሞ ትልቅ ተስፋ ይታየ ይታየኛል። ነገሮችን እየተቀየሩ እንደሆነ ስለሚሰማኝ እንደሚሰማኛል ማለት ነው። የፀሀይ መውጣት ብቻ ሳይሆን አዲስ ቀን ያዞ የሚወጣ ብርሃን ሁሉ ስለሚታየኝ አያለሁ ማለት ነው።

ማህበራዊ ሚዲያ ትጠቀማለህ የሚለው? አዎ እጠቀማለሁ ማህበራዊ ሚዲያ በብዛት ነው የምጠቀመው አብዛኛው ጊዜ የማሳልፈው በማህበራው ሚዲያ ነውና። በአሁን ሰዓት ማለት ነው። በአውዛኛው የምጠቀመው ማህበራው ሚዲያው ደግሞ። ዩቲዩብ አለ ትዊተርም እጠቀማለሁ። ፌስቡክም እጠቀማለሁ። ቲክቶክም እጠቀማለሁ። ቴሌግራምም አንዳንዴ ለትምህርት ለምሳሌ ቴሌግራም ለትምህርቴ የሆነ መጽሐፍ ለማንበብ ለመላላክ እጠቀማለሁ። በቲክቶክ ደግሞ አስቂኝ አዝናኝ ነገር ለማግኘት ትርፍ ጊዜ ለማሳለፍ እጠቀማለሁ። ፌስቡክ እና ቲቪ ትዊተር ደግሞ አዳዲስ ዜናዎችና ከሰዎች ጋር ለመተዋወቅ ለመግባባት እንጠቀማለን ማለት ነው።

ምን አይነት ልብስ ትወዳለህ የሚለው? ልብስ እኮ ብዙ ምርጫ አላደርግም። ግን መሆን አለበት ብዬ የማስበው የምፈልገው እኔ ልብስም ኮተን ከኮተን የተሰራ ልብስ በጣም እወዳለሁ። ሁሉም ቲሸርትም ይሁን ጃኬትም ይሁን ትሰረም ይሁን ከኮተን የተሰራ ልብስ በጣም ነው የምወደው ማለት ነው።

የምታስታውሰው ጥሩ መምህር አለ? የሚለው አዎ አለኝ በጣም ማስታውሰው መምህር አለ። መምህሩም የሚያስታውሰው በ ከአምስት ከአምስተኛ እስከ ስምንተኛ ክፍል እየተማርኩ እያለሁ እኔ ጎበዝ ተማሪ ለመሆን በደንብ የሚያስረዳኝ የሚመክረኝ መምህር ነበረኝ እና በተጨማሪ የመስማት ችግር ስለነበረብኝ ከኋላ ከተቀመጥኩ እሱ ሲገባ ናከፊት ቁጭ በል ብሎ የሚያግዘኝ የሚያበረታታኝ መምህር አለ የማስታውሰው በጣም የማልረሳው ማለት ነው።

የቤቴን ጣራ ምን እየተሰራ ነው አሁን እንኳን ቤት የለኝም የራሱ ቤት የለኝም። በአንድ ቦታ በቸንዳ ላስቲክ በላስቲክ የተሰራ ቤት ነው የኖሩት የኖርኩት ያለሁት እና ለጊዜው አሁን የኔ ቤት የለኝም።

የድርጅቱ ባህል ትወዳለህ እሚለው? አዎ እወዳለሁ። እኔ ከሚሰራቸው ከዙሪያዬ ካሉ ሰዎች ከሚያደ ከሚያደርጉ ከሚያደርጋቸው ቫሊዩ የሆኑ ድርጅቱም ከሚያደርገው ቫሊዩ ይሁን። በጣም አከብራለሁ እወደዋለሁ በጣም ማለት ነው።

በቤት ውስጥ ወይስ በውጭ መሆን ትመርጣለህ የሚለው? እኔ እኔ የምመርጠው ስራ ከሌለ በቤት መሆኑን ነው የምመርጠው ውጪ በዛ አልመርጥም። ውጪ የምወጣው በስራ ምክንያት በአንዳንድ ምክንያት ከሆነ ውጪ እወጣለሁ። ካልሆነ ግን በቤቴ መሆን ነው የምመርጠው። በጣም የት ስለሆነ ደስ የሚለኝ ሁሉም ነገር በቤት ውስጥ ነው የምሰራውና ጫጫታ ምናምን ስለማልወድ በቤት ውስጥ ነው የምመርጠው ማለት ነው።

ስራዎችን በቀደም ተከተል ታስቀምጣለህ የሚለው? አዎ አስቀምጣለሁ። በጣም ምክንያቱም። ምን ምን መስራት እንዳለብኝ መጀመሪያ የሚሰራቸው ስራያት መለየት አለብኝ። በቀደም ሰዓት ማለት ነው። እንደዛ ካላደረኩ ካላደረኩ አንድ ስራዬ በቀደም ተከትል በአግባቡ መስራት አልችልም ማለት ነው። ስለዚህ የምትሰራቸው ነገራት በቅድሚያ መጀመሪያ ማስቀመጥ መከተል መለየት አለብኝ ማለት ነው። ለዛ ነው የማደርገው።

በምን ትመገባለህ ለሚለው? በሳህን ነው የምመገበው። በሳን በተጨማሪ በጎማ በነዚህ እመገባለሁ። በአብዛኛው ማለት ነው። ሌላ ተጨማሪ ሊኖር ይችላል። ግን እኔ የሚመገበው በነሱ በሳን ነው የምመገበው። አብዛኛውን

ገንዘብ ትቆጠባለህ የሚለው? ካገኘው አዎ እቆጠባለሁ። ግን ካለኝ ካለሁበት አሁን አንፃር ገንዘብ የሚቆጥብበት ዘዴ የለኝም። አሁን ምክንያቱም አሁን ያለሁበት ኑሮና ከማገኘው ገንዘብም አይነፃፀርም ስለማይገናኝም። ባገኝ ደህና ጥሩ ትንሽ የተሻለ ኑሮ ካለኝ መቆጥብ እወዳለሁ። በጣም